ስልኬ እንትን ቴክኖ ካሞን ሃያ ነው። ቴክኖ በጣም ደስ ይለኛል በተለይ ካሜራዎቹ ደስ ይሉኛል። ቴክኖ ስፓርክም አለኝ ሁለት ስልክ ነው ያለኝ። ቻርጀር ስራ ቦታ አንዱ ሲዘጋብኝ ባንዱ ለመጠቀም። የምጠቀመው ስልክ እንግዲህ ለጊዜው አሁን ላይ ቴክኖ ስልኮችን ነው

ዋይፋይ እጠቀማለው። ዋይፋይ ሞባይል ዳታ ሞባይሌ ላይ ሞልቼ ዳታ ፓኬጅ እጠቀማለሁ እቤቴም ላይ ዋይፋይ አለኝ። ስለዚህ ሁለት ነው የምጠቀመው ማለት ነው። ስልኬ ላይ ስንቀሳቀስ ዳታውን እጠቀማለሁ ቤቴ ስገባ ደግሞ ዋይፋይ እጠቀማለሁ

በስራየ ላይ ምንም ትግዳሮት የለም። ጥሩ እየሄደ ነው። ምክናየቱም ጥሩ የምናረገው እኛ እራሳችን ነን። ራሳችን መልካም ነገድ ካረግን መልካም አስተሳሰብ ካለን። ሁሉም ነገር ይስተካከላል ብዬ አስባለሁ። ስለዚህ የተለየ ነገር የለውም። በጣም ጥሩ ነው ሁሉም ነገር ማለት ነው